ያ? አዎ ከጎረቤቶች ጋር ጥሩ ኙኝነት አለ። ለሚለው አዎ እኔ አብዛኛውን ጊዜ ከጎረቤቶቼ ጋር ጥሩ ግንኙነት አለኝ ብዬ ነው የማምነው። ምክንያቱም እኔ ከሰዎች ጋር በቀላሉ የመግባባት ችሎታ አለኝ። ነገሮችን በቀላሉ ለችግሮች መፍትሄ ለማምጣት ከሰዎች ጋር ባለን ግንኙነት የተሻለ ግንኙነት አለኝ የሚል እምነት አለኝ። ምክንያቱም ሴዎች እኔን እንትን በሚሉበት ጊዜ አንድ እርዳታ በሚፈልጉበትም ጊዜ ቢሆን በማንኛውም ታይም። እኔ ከጎናቸው በመሰለፍ እኔ የነሱን ሀሳብ በማዳመጥ የሚፈጠሩ ችግሮችን። መፍትሄ ለመስጠት በማድረግ ወጥሏት ከሰዎች ጋር ያለኝ ግንኙነት በጣም ግሩም እና ጥሩ የሚባል ነው። ምክንያቱም አንድ ሰው ለሰው ልጆች ጥሩ ካሰበ ለነዛ ሰዎች በችግር ጊዜ ከጎናቸው ከቆመና ችግራቸውን ማዳመጥ ከቻለ። ያ ሰው ከጎረቤቶቹ ጋር ምንም ቅራኔ አኖረውም በጥሩ አይን የሚታይ በጣም ተወዳጅ የሚሆን ነው የሚሆነው። ምክንያቱም አንድ ሰው የሚፈልገው ጥሩ ወይም ደግሞ መልካም አመለካከት ያለውን ሰው ስለሆነ እኔም ከነዛ መካከል ነኝ ብዬ ነው የማምነው።

ያ? ምን አይነት ዳቦ ትወዳለህ የሚለው እኔ የምወደው አብዛኛው ጊዜ። እንግዲህ እንደ ሁኔታዎች ነው የሚወሰነው። እኔ መጀመሪያ ላይ የቤተሰብ ጋር በምኖርበት። ጊዜ እኔ የምወደው የነበረ በቤት የሚዘጋጁ የዳቦ አይነቶችን ነበረ። እዚህ ሌላ ደግሞ በዩኒቨርሲቲዎች ከገባሁ በኋላ ደግሞ በዩኒቨርሲቲዎች የሚዘጋጁ አሉ የባትራ ዳቦዎች ወንበር ኤሌ አይልም የሚዘጋጁ ዳቦ አይነቶችን ነው። እኔ የምጠቀመው አብዛኛው ጊዜ ሌላ ደግሞ እዛ ቤተሰብ እያለን በቤተሰብ የሚሰሩ ወይም ደግሞ? ምን ነበር የሚባሉ የባትራ ዳቦዎች የሚባሉ አሉ እነሱን ነበር የምንጠቀመው ማለት ነው። እንደየሁኔታው ነው የሚለያይ። ከቤተሰብ ከሄዱ ከዛ ግን እኔ ምን አይነት ዳቦ ትወዳለህ? የሚለው እኔ አብዛኛው ጊዜ ጣፋጭ የሆኑ የዳቦ አይነቶችን ነው የምወደው ለማለት እወዳለሁ።

ያ መልካም ስንት ቋንቋ ትችላለህ ለሚለው እኔ የምችላቸው የቋንቋ አይነቶች ሁለት ናቸው። የምችላቸው አማርኛ የተወለድኩበት ቋንቋን የአፍ መፍቻ ቋንቋዬ ነው እንግሊዘኛ ደግሞ በትምህርት ያገኘውት ቋንቋ ነው። የሚሆነው ስለዚህ እኔ ሁለት አይነት ቋንቋዎችን መናገር እችላለሁ። አማርኛ ቤተሰቤም የተቀልኩ እንዲሁም ኢትዮጵያ ሀገሪቱም የምትጠቀመው የስራ ቋንቋዋ የሆነው አማርኛ ቋንቋ ነው። እሱን እና ደግሞ እንግሊዘኛ በትምህርት ያገኘሁት የቋንቋ አይነት

ሙዚየም መሄድ ትወዳለህ? አዎ እወዳለሁ። ለምሳሌ በእኛ በሀገራችን አዲስ አበባ ላይ ሙዚየም አለ። አምስት ኪሎ ላይ ከዛ አብዛኛውን ጊዜ እሄዳለሁ። ምክንያቱም ሙዚየም ቦታ መጎብኘት ደስ ይለኛል። የድሮ ነገሮችን ስለሚያስታውሱ እንዲሁም ብዙ ሚያስተምሩ ነገሮች ስላሉ ሙዚየም መጎብኘት ይመቸኛል።

በተፈጥሮ ውስጥ መራመድ ትወዳለህ አዎ እወዳለሁ። በተፈጥሮ ለምሳሌ ተፈጥሮ ወይም ደግሞ እነዚህ ጫካ ቦታዎች ውስጥ ቢሆኑ ራሱ እንዲሁም ተራራማ የሆነ ዝቅታማ ቦታዎች ይሁን በነዛ ውስጥ የመጓዝ የመራመድ በቃ ደስ የሚለኝ ነገር ነው።

በበጋ ወቅት ምን ታደርጋለህ? በበጋ ወቅት የማደርጋቸው ነገሮች አንዳንዴ ሩቅ ቦታ ያሉ ቤት ዘመድ ካሉ እነሱን ነው የምጠይቀው ምክንያቱም። በበጋ ወቅት የክረምት ወቅት ስላልሆነ። በእግሬ ማቋረጥ ያለብኝ ነገር ካለ እነሱን ውሃ ምናምን ስለማያስፈራ በዛን ጊዜ ቤተሰብን እጠይቃለሁ። ወይም ደግሞ ዘመድ አዝማድን። ምጎበኝባቸው ወቅት ናቸው።